ሰዎችን ባይን እመለከታለሁ ግን ብዙ ጊዜ በጣም እፈራለሁኝ እንግዲህ በጣም አስቸጋሪ ነባራዊ ሁኔታ ነው ያለው። እንግዲህ እኔ በጣም አይናፋር የሚባል ሰው ነኝ በዚህ ምክንያት ሰዎችን ማየት በጣም ነው የምፈራው ማለት ነው። አልፎ አልፎ እንደዚህ አይነት ነገር ለመለማመድ ጥረት አደርግ ነበረ ግን እስካሁን ድረስ ምንም አይነት ክህሎት ማዳበር አልቻልኩም። በዚህም ምክንያት እንግዲህ ሰዎችን በቀጥታ አይን እመለከታለሁ ማለት ይከብደኛል አስቸጋሪ ሁኔታም ነው ብየ መናገር እችላለሁ ማለት ነው። ስለዚህ አሁን ለዚህ ነገር ቀጥተኛ መልስ መስጠትም እንዲሁ የምችልበት ሁኔታ ነው ያለው። ሰዎችን በአይን አልመለከትም የተለያዩ ስብሰባዎች ሊኖሩ ይችላሉ ከቤተሰብ ጋር በሚኖር እንግዳ በሚመጣበት ሰዓት እና በሌሎችም ሁኔታዎች። ሰዎችን በአካል ለመመልከት በጣም ነው የምፈራ አይን ለአይን እንዲሁ መታየት በጣም ሩቅ ከምንፈራቸው ነገሮች አንዱ ነው ማለት ነው። ስለዚህ በዚህ ምክንያት እኔ እንግዲህ ሰዎች ጋር አይን ላይን ወይም ፊት ለፊት መተያየትን በጣም የምፈራ ሰው ነኝ። እንግዲህ ይሄን ነገር ይሄን ከህሎት ለማዳበር በጣም ብዙ ጥረት እያደረኩ ነበር እስካሁን ድረስ ግን ምንም አይነት ለመሻሻል ማሳየት አልቻልኩም ማለት ነው። እንግዲህ ወደፊት በተለያዩ ስልጠናዎችን የተለያዩ ነገሮችን በመውሰድ ይሄን ከህሎት ለማሳደግ ወይም ለማሻሻል ጥረት አደርጋለሁኝ። እርግጥ ነው እንደዚህ አይነት የክህሎት መሻሻያ ስልጠናዎች በአካባቢያችን የሉም ግን አጋጣሚውን ተጠቅሞ የትኛውንም አማራጭ ተጠቅሞ እንደዚህ አይነት ነገሮችን ማካሄድ መልካም ነው ብዬ አስባለሁ። ራስን ለመለወጥ ዋናው መሰረታዊ የሚባለው መፍትሄም ይሄ እንደሆነ አምናለሁኝ። ስለዚህ ማድረግ የሚገባኝ ነገር ይሄን ነው ብዬ ስለማምን ወደ እህት ምናልባት የሆነ ጊዜ ላይ አደርጋለሁ ወይ አደርገዋለሁ ብዬ የማስበው ነገር ነው ማለት ነው። እርግጥ ነው ይሄ ከአስተዳደግ ጋር የሚያያዝ ነገር አለው አስተዳደጋችን እንግዲህ ለዚህ ትልቁ መሰረታዊ ጉዳይ ሊሆን ይችላል። ስለዚህ ይሄንን ነባራዊ ሁኔታ ግምት ውስጥ በማስገባት እንግዲህ ከልጅነታችን ጀምሮ ያላደግንበት ሁኔታ ነው ያለው። ሰዎችን ፊት ለፊት ማየት በጣም አስቸጋሪ ነገር ነው እኔ ብቻ አይደለም እያንዳንዱ ሰው እያንዳንዱ ሰው ይሄን ነገር እንትን ለማለት በጣም አስቸጋሪ ነው ከባድ ነው ማለት ነው። ስለዚህ ይሄንን ሁኔታ ግምት ውስጥ በማስገባት እንግዲህ ወደፊት ለማሻሻል ጥረት አደርጋለሁኝ። በጣም አስቸጋሪ ሁኔታ እንደሆነ እረዳለሁ እርግጥ ነው ግን ስልጠናዎችን እየፈለኩ ነው። በርግጥ ከተማ ላይ ከተቀላቀልሁ በኋላ ወይም የከተማን የህይወት ከተቀላቀሉ በኋላ ተወሰነ መሻሻል አለ ምክንያቱም በየቀኑ የተለያዩ ሰዎችን ነው የምናየው በየቀኑ አዳዲስ ፊቶችን ነው የምናየው አዳዲስ ንግግር ነው የምናውቀው። በዚህ ምክንያት እንግዲህ ሰዎችን ፊት ለፊት የማየት ወይም ሰዎችን በአይን የመመልከት ሁኔታ ወደ አሁኑ አለ። ምክንያቱም በየጊዜው አዳዲስ ሰው ስታይ የሆነ መላመድ ወይም እንደዚህ አይነት ነገሮች ሊፈጠሩ ይችላሉ እና በዚህ ምክንያት ይሄን ነው የሚመስለው

እንግዲህ ከጎረቤት ጋር በጣም ጥሩ የሚባል ግንኙነት አለኝ። እንግዲህ እንደ ሀገር ሰው ከጎረቤቱ ጋር መልካም የሚባል ግንኙነት ከሌለ በጣም አስቸጋሪ ነው እንግዲህ ነባራዊ ሁኔታው። በእርግጥ ያስገድዳል ስለዚህ ይህንን ግምት ውስጥ በማስገባት እያንዳንዱ ማህበረሰብ እያንዳንዱ ሰው ከጎረቤቱ ጋር መልካም ግንኙነት እንዳለው አምናለሁ። አብዛኑ ሰውም በንደዚህ አይነት ሁኔታ ውስጥ ነው ያለው ብዬ መናገር እችላለሁ ማለት ነው። ምክንያቱም እንግዲህ ማህበራዊ ኑሮ አለ በጣም ብዙ ክፉ እና ደግ አብረው የሚያሳልፍ ማህበረሰብ ነው። በዚህ ምክንያት እንግዲህ ነገሮች ሁሉ በጋራ የሚደረጉበት ነባራዊ ሁኔታ ነው ያለ። ይህንን ስል ብዙ ነገሮች ያው በጋራ የሚደረጉ ናቸው ማለቴ ነው።